ቤተሰብ ፕሮግራማት ፕሮግራም ሲኖር ፊት የተዘጋጀ ፎርም ሲኖሩ ነው። ብዙ ጊዜ የምንሰበስበው አንድ ሁለት ሶስት አራት

አዎ የቪዲዮ ጥሪ አደርጋለሁኝ። ብዙ ጊዜ የቪዲዮ ጥሪ እኔ ከጓደኞቼ ጋር ወይም ከዘመዶቼ ጋር ሆነን አንድ ላይ የቪዲዮ ጥሪ አድርገን እናወራለን።

በቤቴ ውስጥ የቤት እቃዎች አሉ። ከነዛም ውስጥ አንደኛው መጅሊስ ነው መደገፊያ። ሁለተኛ ምንጣፎች ነው። ሶስተኛ ደግሞ ቲ ቴሌቪዥን ነው። አራተኛ አልጋ ነው። ቁም ሳጥን ብፌዎች ስቶቡ ምኑ ምኑ አለ ማለት ነው።

ከቤተሰቤ ጋር ብዙ አይነት በዓላት አከብራለሁ። እኔ ሙስሊም ነኝ። ኢድንና ኢድ ኢዲ አላድሃንና ኢዲልፈጥርን አከብራለሁ።